ኮፊያ ማድረግ አልወልድም እኔ ኮፊያ አድርጌ አላውቅም እንደውም ኮፊያ ሳደርግ ጭንቅላቴን የሚያመኝ ራስ ምታት ይለቅብኛል። ጊዜ ለፀሀይ ምናምን ከሆነ ዣንጥላ ነው የሚይዘው እንጂ ኮፍያ ማድረግ አልወድም። ጀምሮ እስካሁን ድረስ ኮፍያ አድርጌ አላውቅም። በጣም ነው የሚጨንቀኝ ኮፍያ ሳደርግ።

ማለት ቀዝቃዛ ቀርቃሃ ቀዝቃዛ የአየር ሁኔታን ይወዳል በተለይ ደጋማ አካባቢዎችን ስለሚወድ። ብዙም እኛ አካባቢ አልተለመደም። ግን አልፎ አልፎ አንዳንድ ሰዎች ላይ አንዳንድ ሰዎች በጓራቸው ሊተክሉ ይችላሉ ቀርቃሀኝ ያሳድጋሉ። እንጂ ሙሉ ሙሉ የተለመደው ወደ ደጋማ አካባቢዎች ነው። እና ገበሬዎች ቀርቃሃ በማሳደግ የሚተዳደሩ ሰዎች አሉ። ወደ ደጋው ካሉ

ምንድነው? አሁን ልዩ ችሎታየ ብየ እኔ የማስበው በተለይ ትምህርት ላይ ትምህርት ላይ በምማርበት ጊዜ ማለትም መምህር ሲያስተምር ወዲያው አንደርስታንድ አደርጋለው። ያ ነገር ተጽዕኖ ፈጥሮብኝ አሁን እኔ ራሱ ተማሪዎቼን በማስተምርበት ሰዓት ላይ። ቶሎ እንደ እኔ ወዲያው የሚቀበሉ ነው የሚመስለኝ እና ልዩ ችሎታዬ የማስበው ቶሎ ነገሮችን ነው መረዳት በተለይ ትምህርት ላይ ቶሎ መረዳት። ችሎታ አለኝ ብየ ነው እማስበው

ለምሳሌ ምሳሌ ከተባል ምሳሌያዊ ንግግር ከሆነ ምሳሌ ሲባል የትኛው እንደሆነ መረዳት ስላልቻልኩ ነው። ምሳሌያዊ ንግግር ከሆነ ግን ያው ነገር በምሳሌ ጠጅ በብርሌ ነው የሚባለው እና ሁሉ ነገርን በተለይ ኢትዮጵያ ውስጥ። በምሳሌ ነው ነገሮችን የምንናገረው እና። አንድ ከማቀው ምሳሊያዊ አነጋገር። አባይን ያላየ ምንጭ ያመሰግናል። የሚል ምሳሌያዊ ንግግር አለ ብዙ አይነት ምሳሌያዊ ንግግሮች ግን አሉ።

ጥላ እኔ የምመርጠው ከጥላና ከፀሀይ ጥላን ነው ምክንያቱም ፀሀይ በጣም በሚበዛበት ጊዜ አንዳንዴ ጭንቅላታችንንም ያሳምማል ወይም እኔ ጭንቅላቴን ያሳምመኛል። እንደገና ደግሞ ፀሀይ በጣም ሲሆን አናቴን ያመኛል በጣም ጥላ ካልያዝኩኝ ማለት ነው። ስለዚህ ጥላ ጥላውን መርጬ ወይ? የፀሀይ ጥላ የዛፍ ጥላ አለበዚያ ደግሞ ዣንጥላ ይዤ ነው የምንቀሳቀሰው ስለዚህ ጥላ ነው የምመርጠው

በቤቴ ልዩ የሆነ መቀመጫ የለኝም የትኛውም ወንበር ላይ ቤት ውስጥ ያለው የትኛውም ወንበር ላይ ነው ሄጄ የምቀመጠው እንጂ። በቤት ውስጥ የሆነ መቀመጫ እስካሁን ኖሮኝ አላውቅም አስቤበትም አላውቅም። ምክንያቱም በተገኘበት ላይ ስለምቀመጥ ማለት ነው። ሁሉም ተመሳሳይ ወንበሮች ናቸው ያሉት ቤት ውስጥ። እና አንዱ ከአንዱ ስለማይለይ የተገኘበት ቦታ። ቤት ውስጥ ባለው የትኛውም መቀመጫ ላይ ይቀመጣል

መዝሙር እኔ ስታጠብ ገላዬን ስታጠብ ዘምሬ አላውቅም ብዙም አስተውየው አላውቅም እንደምዘምርም እርግጠኛ አይደለሁም ምክንያቱም አንዳንድ ቦታ ላይ አንዳንዴ ስራ እየሰራ ወይ ምናምን ስራመድ ምናምን ስቀመጥ ልዘምር እችላለሁ። መታጠቢያ ቤት ውስጥ ሆኜ እስካሁን ድረስ ዘምሬ አላውቅም ብዙም ትዝም አይለኝም።

ቅመማ ቅመም የበዛበት ምግብ አልወድም ቅመማ ቅመም የበዛበት ሳይሆን ቅመማ ቅመም በመጠኑ የተጨመረበት። ብዙ ነው ቅመማ ቅመም ምግብን ለማጣፈጥ በጣም ጠቃሚ ነገሮች እንደሆኑ ይታወቃል። ግን ከመጠን በላይ ሲበዙ ደግሞ ጤናችን ላይ ጉዳት ያደርሳሉ። በዚህ የተነሳ ቅመማ ቅመም ይበዛበት ሳይሆን ቅመም ያለበት ምግብ በመጠኑ የተጨመረበት ላይ ነው እምወደው ምግብ

እኔ የምወደው የሙዚቃ አይነት ለስለስ ያለ እንግሊዘኛ እና አማርኛ ሙዚቃ ነው። ማለት ለምሳሌ ካንትሪ ሙዚክ እንግሊዘኛ ላይ- በጣም ደስ ይለኛል። ከአሜሪካ የሆስተን በጣም አድናቂ ነኝ። በጣም ነው ሙዚቃዎቿን የምወደው። ከእኛ ሀገር ደግሞ የአስቴር አወቀ እና የኤፍሬም ታምሩ ሙዚቃ: የእነ ጥላሁን ገሰሰን በጣም ደስ የሚሉ ለስለስ ያለ ሙዚቃዎች ስለሆኑ እነሱን እወዳለሁ።

አዎ የመንገዴን ስም አውቀዋለሁ ያው በየቀኑ የምሄድበትም ስለሆነ በየቀኑ የምራመድበት መንገድ ስለሆነ አውቃለሁ በደንብ። ምክንያቱም ሁሌ ለተለት የምጓዝበት መንገድ ስለሆነ ሰው ቢጠይቀኝ በኮንፊደንስ እዚህ እዚህ መንገድ ነው ብዬ መናገር እችላለሁ። እና በደንብ ጠንቅቄ አውቀዋለሁ የመንገዴን ስም።

እኔ ልጅነት መኖሪያ ቤቴ እንግዲህ በኪራይ ቤት ነው ተወልጄ ያደጉት ሲል አሁንም ድረስ የራሴ የግል መኖሪያ የለኝም። ኪራይ ቤት ነው የምኖረው እና አንድ ክፍል ቤት ናት። እናቴ እዛች ቤት ውስጥ። እንግዲህ አንድ ክፍል ነው እዛው ነው መመገቢያው እዛው ነው መተኛው እዛው ነው ልብስ መቀየሪያው እዛው ነው ሁሉም ነገር የሚደረግበት ማለት ነው። አንድ ክፍል ቤት። ከባድ ነው በጣም እና። አንድ ክፍል ቤት ናት ጠበብ ያለች ማለት ነው። በሶስት በሶስት የምትሆን ቤት ናት። እዛች ቤት ውስጥ ነው እንግዲህ የልጅነት ህይወቴ አድጌ። ከዛ በኋላ የምኖረው ማለት ነው እና። በልጅነቴ የኖርኩትም እንደዛ ነው

ባህላዊ ልብስ እለብሳለሁ ማለት ለምሳሌ እንደዚህ የባህል ጊዜ ሲሆን ማለት ነው ያው በአዛቦት ሁሌም አይለበትም ይሄ በዓል ልብስ። እንደሚታወቀው በዓል ሲሆን የተለያየ ሴሪሞኒ። የተለያየ ነገሮች ሲኖሩ። በተለይ ስፔሻሊ ደግሞ በዓል ሲሆን ቤተክርስቲያን ምናምን። ስሄድ ባህላዊ ልብስን ለብሼ እሄዳለሁ እንደዚህ ሀበሻ ቀሚስ ምናምን ማለት ነው። እና በጣም ደስ የሚለው በበዐል ጊዜ ነው። ቤተክርስቲያን ስንሄድ

እኔ እምመርጠው የሙቀት መጠን መካከለኛ የሆነ የሙቀት መጠንን እመርጣለሁ ለምሳሌ በጣም ሞቃት ያልሆነ በጣምም ቀዝቃዛ ያልሆነ ማለት ነው። መካከለኛ የሆነ አንዳንዴ ሙቀት ይበዛና እንቅልፍ መተኛት ሁሉ ይከለክላል ልብስ መተኛት ሁሉ እስኪከለክል ድረስ ይሞቃል። አንዳንዴ በጣም ብርዱ ቆፈን አለ እጅና እግራችንን ሁሉ ክፍት ማድረግ እማንችልበት ማለት ነው። እና እንደዛ አይነት ሁኔታ መካከለኛ የሆነ የሙቀት መጠን እንመርጣለሁ